ስለ ቤተሰቤ ለመንገር እሺ እኔ ከእናትና ከባቴ ጋር ነው የምኖረው። ልጆች አራት ልጆች ናቸው ያሉት እኔ መጨረሻ ልጅ ነኝ። አንድ እህትና ሁለት ወንድሞች አሉኝ። ግን አንድ እህቴ ገና እኔ በተወለድኩ በአንድ ወይም በሁለት አመቴ ነው። አግብታ የወጣችው። ከዛ ደግሞ የእሷ ቀጣይ ወንድማችን ወታደር ነበረ። ከዛ ደግሞ ያለው ሶስተኛ ወንድማችን። እኔ በጣም ህፃን ልጅ ሆኜ ነው ከቤት ጠፍቶ የሄደው።

ሾርባ ትወዳለሁ ወይ ነው የሚለው? አዎ እወዳለሁ በደንብ ደሞ ሾርባ የምትጠቀመው ጉንፋን ሲይዘኝ የብርድ ወቅት አካባቢ እንደዛ እንደዛ ሲሆን ሾርባ እጠቀማለሁ ሾርባ እወዳለሁ እጠቀማለሁ ማለት ነው። ግን ብዙ ጊዜ መጠቀም እንደ ሌላ ሰው ብዙ ጊዜ አልጠቀምም። እንደዚህ እንደዚህ አይነት አጋጣሚዎች ሲኖሩ እና ደሞ አንዳንዴ አልፎ አልፎ እናቴ ትሰራለችና በዛ ወቅት ሾርባ እጠቀማለሁ ማለት ነው።

ጠዋት ጠዋት የመብላት ልምድ የለኝም ስለዚህ ምንም ምንም የመብላት ልምድ የለኝም ጠዋት ጠዋት። ስለዚህ ምንም አልበላም ማለት ነው። ምንም አልበላም በሚለው ይያዝልኝ እንደው ምናልባት የሆነ ነገር ካልገጠመኝ ወይ መብላት ካለብኝ ወይ ካመመኝ ምናምን ቀለል ያሉ ነገሮች። ልመገብ እችላለሁ። እንጂ ከዛ በተረፈ ግን ጠዋት ጠዋት የመብላት ልምድ የለኝም። ስለዚህ ጠዋት ጠዋት ምንም አልበላም በሚለው እያዘልኝ።

የስራ አሰራሮችን ትከተላለህ ወይ ነው ሚለው? አይ ብዙም አይደለሁም የስራ አሰራሮችን ለመከተል ምክንያቱም ምናልባት የራሴ የሆነ መንገድ ይኖረኛል ስራዎችን ለመስራት። በርግጥ በደንብ የማተኩረው ምን ያህል ውጤታማ ያደርገኛል። ይህንን አሰራር ብከተል የሚለው ላይ ነው። የማደርገው ከዛ ውጪ ግን። የስራ አሰራሮችን አልከተልም። ግን ውጤታማነቱ ላይ ነው። በአጭር ጊዜ ያንን ስራ ማከናወንበትን እና ውጤታማ ነው ወይ ይሄ የኔ የስራ አሰራር የሚለው ላይ ነው። የማተኩረው።

ኢሜል ትጠቀማለህ ወይ ለሚለው አዎ ኢሜል እጠቀማለሁ። እንዴ መጠቀም የጀመርኩት በጣም ከአስር አመት ኧረ አስር አመት ብቻ አይደለም እንደውም ወደ አስራ ምናምን ይሆነዋል አስራ ሶስት አስራ አራት አመት ይሆነኛል። ኢሜል ከከፈትኩኝ እና በጣም አወ እጠቀማለሁ ምክንያቱም ባሁን ጊዜ ካለ ኢሜል ምንም ነገር መስራት አይቻልም። ምንም ነገር ለመመዝገብ ለመማር ስራ ለመስራት ሁሉን ነገር ለማድረግ ኢሜል ያስፈልጋል። እና ኢሜል አወ በደንብ እጠቀማለሁ።

ኮምፒተር መጠቀም እንዴ በደንብ ነው ምችለው። እንደውም ኮምፒተር አስተማሪ ነኝ እና ኮምፒውተር መጠቀም በደንብ እችላለሁ። አስተምራለሁም ጭምር አብዛኛዎቹን ስራዎቼን እምሰራው በኮምፒውተር ነው። ስለዚህ ኮምፒውተር አጠቃቀሙን በደንብ ነው ምችለው ማስተምረው። በደንብ ጋይድ ማረግ እምችለው ማለት ነው። ስለዚህ ኮምፒውተር በየእለቱ በየእለቱ ነው ምጠቀመው።

ከቤተሰቤ ጋር አብዛኛው ሃይማኖታዊ በዓላትን አብረን እናከብራለን ለምሳሌ አዲስ አመት እናከብራለን። ከዛ ደግሞ ከአዲስ አመት በኋላ መስቀል የሚባል አመት በዓል አለን እሱን አብረን እናከብራለን። ከዛ ከመስቀል በኋላ ደግሞ ሌላ በየወሩ የሚከናወኑ ሃይማኖታዊ በዓላት አሉ ታቦት የሚወጣባቸው ጊዜዎች አሉ ቤተክርስቲያን እና እነሱን ሁላ በዓላት ከቤተሰቤ ጋር አብሬ ነው የማከብረው። ሌላው ደግሞ ገና አለ። ከገና በኋላ ደግሞ ትልቅ ባህል ይመጣል ፋሲጋ ከዛ በፊት ደግሞ ጥምቀት ይመጣል። ስለዚህ እነዚህ እነዚህ በዓላትን ከቤተሰቤ ጋር አብሬ ነው የማከብረው።

አዎ ፍየል አይቸ አቃለሁ። እንደዚህ ለበዓላት ጊዜ። አንዳንድ ሰዎች ፍየል ይገዛሉና። በዛ ወቅት። ፍየል አይቼ አቃለሁ። ግን ብዙ ጊዜ አደለም አሁን ለምሳሌ በግ በጣም ብዙ ጊዜ ነው ማየው። ፍየልን ግን በጣም ቶሎ ቶሎ ለማየት አልችልም። ግን የበዓላት አንዳንድ ሰዎች እሱን ስለሚገዙ እሱን አያለሁ ማለት ነው።

አዎ ውይ በጣም! ነው የምወደው ስነ ጥበብ። ምክንያቱም አብዛኛው ጊዜ ጊዜዬን የማሳልፈው ትርፍ ጊዜዎች ካሉኝ በስነ-ጥበብ በማየት ነው በማድነቅ ነው መጽሐፍትን አያለሁ እንዲሁም ደግሞ ቲያትሮችን አያለሁ፣ ፊልሞችን አያለሁ አንዳንድ ስዕሎችን አያለሁ አደንቃለሁ እና የስነ ጥበብ ወዳድ ነኝ አዎ ስነ ጥበብን እወዳለሁ።